አቧራ ችግር ይፈጥርብሃል አዎ አባራ ችግር ይፈጥርብኛል ከምን አንፃር ነው? ከሁለት ነገሮች አንፃር ነው ችግር የሚፈጥርብኝ። አንደኛው ችግር የሚፈጥርብኝ አስመሰላለብኝ። አባራ በተለይ ዝናብ ሲዘንብበት ወይ ውሃ ሲፈስበት ምናምን የሚፈጥረው ሽታ። አስም በሽታዬ እንዲነሳና የመተንፈስ ችግር እንዲገጥመኝ ያደርገኛል እና በዚህ የተነሳ አቧራ ብዙም አይመቸኝም ማለት ነው። ሁለተኛ ደግሞ ምክንያቱም ምን እንደሆነ ባላውቅም። አየር ላይ ያሉ ጠቃቀን ለሰዎች ራሱ ብዙ የማያስተውሏቸው ወይም ሲያስቸግራቸው የማያላየው እኔ ግን ጥቃቅን የሆኑ አባሮች አየር ላይ የሚሄዱት አይኔ ውስጥ የሚገባው አይኔን ሲያስቸግሩ ምናምን ይገጥመኛል። እና መነፅር ካልተጠቀምኩኝ ብዙ ጊዜ አይኔን ካቧራ ለመሸፈን ስል ፊቴን አጨማድጄ ሁሉ ነው የሚሄደው። ብዙ ጊዜ እና አዋራ አንደኛ ከዓይን አንፃር ከእይታ አንፃር ችግር ይፈጥርብኛል። ሁለተኛ ደግሞ ከትንፋሽ አንፃር ከአትንፋፈስ አንፃር አስም በሽታ ስለሚያመኝ ያንን ያስቸግረኛል ማለት ነው። እና ችግር ይፈጥርብኛል እነዚህ ሁለቱ ነገሮች በተለይ በዋናነት ማለት ነው።

የስራ ግምገማ ትደረግልሃል። ትክክለኛ ጥያቄ አይደለም ጥያቄው ግን ለማስተካከል እየሞከርኩ ለመመለስ እሞክራለሁ። የስራ ግምገማ ይደረግልሃል። ለማለት ይመስለኛል እንግዲህ እና የስራ ግምገማ አይደረግልኝም ምክንያቱም የማይደረግልኝ ምንድነው? የስራ ቅጥር ስለማልሰራ ማለት ነው። እና አየር በአየር የሚባሉ ስራዎች በአማርኛ ወይም ደግሞ በእንግሊዘኛ አንዴት ነው? ፍሪላንሲንግ የሚባለው የስራ አይነት ስለሆነ የምሰራው። አሁን ላይ በዋናነትም ስራ እየሰራሁ አይደለም በዋናነት አሁን ላይ እየተማርኩ ነው ያለሁት ግን ጎን ለጎን ስራዎችን ሳገኝ ለመስራት እሞክራለሁ። እና እነዛ የስራ አይነቶች ደግሞ የስራ ግምገማ የሚደረግባቸው አይነት የስራ አይነቶች አደሉም ስራውን እሰራለሁ ከዛ በኋላ የሰራሁትን ስራ አስረክባለሁ። የስራውን የሚረከበው ሰው አስተያየት ካለው ምናምን። በርግጥ ይሄ ይሄ ይስተካከል ምናምን ብሎ ስራውን አስተካክዬ እንድሰጠው ሊያደርገኝ ይችላል። ግን። ድርጅቶች ውስጥ እንዳለ ይሄ በተለመደ መልኩ የግምገማ በየጊዜው የሚደረግ ግምገማ ሂደት ውስጥ የማልፍበት አይነት የስራ ሁኔታ ውስጥ አይደለም ያለሁት። እና የስራ ግምገማ ይደረግልሃል የሚለው አይ አይደረግልኝም። በሚለው ሞር ይገልጸዋል ስለሆነ የስራ ግምገማ አይደረግልኝም። ልመልስ የምችለው ይሄን ጥያቄ ማለት ነው

ገንዘብ ታቆጥባለህ አሁንም የቃላት ስህተት አሉ ገንዘብ ትቆጥባለህ ለማለት ይመስለኛል? እንግዲህ አዎ እቆጥባለሁ እቆጥባለሁ ብቻ ሳይሆን በጣም በጣም እቆጥባለሁ ብዬ አስባለው። የሆነ ጊዜ ላይ ገንዘብ በጣም ከሚያጠፉ ሰዎች መካከል ነበርኩኝ ያጊዜ ደግሞ እራሴገንዘብ ሰርቼ የማገኝበት ሰዓት አልነበረም። ቤተሰቦቼ በሚልኩልኝ ዘመድ በሚልክልኝ ገንዘብ ነበር። የምጠቀም የነበረው የዛኔና ያ በነበረበት ሰዓት በተፈጥሮዬ ገንዘብ መቆጠብ የምችል አይነት ሰው አይደለሁም። እውነት ለመናገር ግን። ከዛ በኋላ። በቃ እድሜዬ ደርሶ ራሴ እየሰራው ራሴን ማስተዳደር በነበረብኝ ሰዓት ላይ ግቡ ስራ መስራት ስጀምር ነገሮች መቀየር ጀመሩ ማለት ነው። ምክንያቱም የምሰራውን ገንዘብ እንዴት አድርጌ እንደማመጣ ስለማውቅ እሱ ብቻ ሳይሆን ያው ረዥም የሆነ እቅድም ስለነበረኝ ወደፊት ስለ ህይወቴ ሳስብ ማለት ነው። ገንዘብ መቆጠብ ግዴታ ነበርና። አንድም ለበቃቃት አንድም ደግሞ የወደፊት ህይወትን ለማስተካከል በሚል ገንዘብ ቁጠባን የግድ ነበር የተማርኩት። እውነት ለመናገር ከዛኛው ከነበረው ልምዴ ወደዚህኛው ለመግባት ብዙም አልቸገረኝም ወዲያው ነበር በቃ። እያስተካከልኩት ራሴን ግን ከችግር ከምናምን አንፃር ሳይሆን። በብዛት ዋናኛ ድርሻውን የሚወስደው ነገ የሚለው ነገር ነበር። ማለት ነገዬን በጣም ማስተካከል እፈልጋለሁ። እና ያንን ሳስበው ደግሞ ቁጠባ በጣም አስፈላጊ ነበር። ገንዘብን እማስተዳድርበት መንገድ እማቅድበት መንገድ እና በእቅድ መሰረት የምመራበት መንገድ ለነገ ሂወቶቼ በጣም ግዴታ ብዙ አስተዋጽኦ ሊያደርግ የሚችል ነገር ስለነበረ ያንን ማድረግ ግዴታ ሆኖብኛል። እና ብዙም አልተቸገርኩም ያንን ለማድረግ። እና አዎ ገንዘብ በደንብ በደንብ እቆጥባለሁ። ግን አሁንም ድረስ ብዙ የሚቀረኝ ነገር አለ። ሁሉን ነገር በስራትነው የማደርገው ብዬ አላምንም። ግን ከብዙ ሰው አንፃር በአንጻራዊነት ሲታይ በጣም ገንዘብ በጥንቃቄ እማውጣት እማስተዳድር ሰው ነኝ ብዬ ማለት እችላለሁ።

የምትወደው ስፖርት ምንድን ነው? የምወደው ስፖርት ምንድን ነው? እንግዲህ የምወደው ስፖርት ምናልባት አንድ፣ ሁለት፣ ሶስት መጥቀስ የምችል ይመስለኛል፤ ግን። በዋናነት በጣም የምወደው ስፖርት እንትን ነው እግር ኳስ ነው፤ የእግር ኳስ በጣም አድናቂ ነኝ፣ በተለይ ማንቸስተር ዩናይትድ እና የምወደው ስፖርት እግር ኳስ ነው ብዬ ማለት እችላለሁ። የእግር ኳስ በጣም አድናቂ ነኝ። ከዛ ከእግር ኳስ ቀጥሎ ባስኬትቦል በጣም እወዳለሁ፤ በእርግጥ። ባልከታተልም ጨዋታዎቹን ምናምን በጣም ባልከታተልም እና ተጫዋቾችንም እንደዚህ በስም ምናምን ባላውቅም በእግር ኳስ እንደማውቀው ያክል ማለት ነው ግን ስፖርቱ በራሱ በጣም ደስ ይለኛል፤ እና ወደፊት ደግሞ በጣም ነገሮች ቢመቻቹ ቁጭ ብዬ ማየት ሁሉ የምፈልገው አይነት የስፖርት አይነት ነው። ሶስተኛ የመኪና ውድድር ወይም ከመኪና፣ ከሞተር ጋር የተገናኙ ምናምን ሞተር ያላቸው ነገሮች ውድድር ማለት ነው፤ የፍጥነት ውድድር እነሱንም በጣም እወዳለሁ። ራሴ ራሱ ባሽከረክር ብዬ እንትን እላልው። እመኛለሁ ወደፊት ማለት ነው። ከውድድር አንፃር ሳይሆን፣ ራሴ በቃ ለብቻዬ ከጊዜ ጋር ማለት ነው ጊዜን ይዤ ማለትም ሰዓት ይዤ የሆነ የምፈልገው፣ መግባት የምፈልግበት የጊዜ ገደብ ይኖራል፤ ያንን ለማሸነፍ የሚደረግ ውድድር ከራሴ ጋር ማለት ነው፤ እንደዚያ አስባለሁ። እና የምወደው ስፖርት በዋናነት እግር ኳስ ነው። ማለት ነው።

የቅጥር ሂደት እንዴት ነው? የቅጥር ሂደት እንዴት ነው እውነት ለመናገር። ምን ለማለት እንደፈለገ አላውቅም። ግን በ በተቻለኝ መጠን የመሰለኝን ለመመለስ ልሞክር። የአቀጣጠር ሂደት እንዴት ነው? አይነት ነው ይመስለኛል ማለት እንደምሳሌ ቋሚ ቅጥረኛ ነህ ሊሆን ይችላል ወይም ደግሞ ጊዚያዊ ቅጥረኛ ነህ ሊሆን ይችላል። ወይም የተቀጠርክበት ሁኔታ የሆነ መልክ ካለው ያ ምን ይመስላል የሚለውን አይነት? ጥያቄ ይመስለኛል። ጥያቄው ግን እኔ ቅጥር ውስጥ አይደለም ያለሁት። በራሴ ነው ለመንቀሳቀስ የምሞክረው። በአማርኛ በተለምዶ አየር በአየር የሚባሉ አይነት ስራዎችን ለመስራት እምሞክር ማለት ነው። ኢትዮጵያ ውስጥ እንኳን ያሉ ስራዎችን አደለም በርግጥ እኔ የምንሰራው ሀሳቤ ውጪ ከውጪ ያሉ በውጪ የገንዘብ በዶላር የሚከፈሉ ስራዎችን ለመስራት ምሞክረው። እስካሁን እንግዲህ እየጣርኩ ያለሁት ያንን ነው። የቅጥር ሂደቴ እንግዲህ ያው ተቀጣሪ ስላልሆንኩኝ ምን እንደሚመስል አላቅም። ምክንያቱም የ የራሴ በራሴ የሚለው ስራ ውስጥ ነው ለመተዳደር የሞከርኩት። ያለኝን ስለ ልምድ ያለኝን ሙያ ኢንተርኔትን በመጠቀም ሙያየን ለመሸጥ ነው። ምሞክረው እንጂ በቅጥር ውስጥ አይደለም የምንሰራው ስለሆነ። ይህንን ጥያቄ ከዛ አንፃር መመለስ አልችልም ማለት ነው።

ስልጠና ትወስዳለህ? ጥያቄው ትንሽ የሆነ በደንብ ዝርዝር አድርጎ የምትጠየቀው ወይም ግልጽ የሆነ አይነት ጥያቄ አይደለም ግን እንደ አጠቃላይ ስልጠና ትወስዳለህ ለሚለው እኔ በራሴ አሁን ባለውበት ሁኔታ ስንጠና የሚያስ ወስድ አይነት ሁኔታዎች ውስጥ አይደለም ያሉት ማለትም ከስራ ጋር ሊሆን ይችላል ከተለያዩ ነገሮች ጋር ሊሆን ይችላል በእርግጥ ራሴን በራሴም ኢንተርኔትን በመጠቀም ለማስተማር ራሴን ለማስተማር የምትለያዩ ነገሮች እሞክራለሁ። ግን ለምሳሌ በቅጥር ስራ ውስጥ ሊሆን ይችላል። በማህበራዊ ህይወት ውስጥ ሊሆን ይችላል። በተለያዩ ነገሮች ውስጥ ያሉ ስልጠናዎች ምናምን ሊኖሩ ይችላሉ ከነዛ ጋር የተገናኙበት ራሴን በእንደዚህ አይነት ነገሮች ስራ ስለ እንትኑ ስለሌለኝ እዛ ነገር ውስጥ የመሳተፍ አጋጣሚ ስልጣን የምወስዱበት አጋጣሚዎች የሉም ግን ፍቃደኛ ነው ወይ እኮ አይነት ጥያቄው የሚያስደስተኝ አንድ ነገር ቢኖር አዲስ ነገር ሁሌም ማወቅ ነውና ካለው ከማውቀው ነገር ጀምሬ ሌሎች ነገሮችን ማወቅ ያስደስተኛል። በጣም ነው በጣም ስልጠና በማንኛውም አይነት ሁኔታዎች ውስጥ ወደ እኔ ቢመጡ ካለውበት አሁን ከማውቀው የተሻለ እንዳውቅ ያደርግልኛል። ስለሆነ ስልጠናዎችን ለመውሰድ ፈቃደኛ ነኝ ምንም ወደኋላ አልልም። ስልጠና ከመውሰድ ማለት ነው ነገር ግን አሁን ባለውበት ሁኔታ ላይ ስልጠና እየወሰድኩ አይደለም። ስልጠና ወስጄም አላውቅም ማለት ነው። ማለትም ራሴ ሄጄ ስልጠና እንዳለ ጠይቄ ምናምን ትምህርት ሊሆን ይችላል። ለምሳሌ ስልጠና የምንለው ከትምህርት ጋር የሚገናኝ ከሆነ የሆነ ነገር ራሳችንን ለማስተማር ለመሰልጠን ከሆነ ራሴ ፈልጌ ሄጄ የምወስዳቸው ስልጠናዎች ሊሆን ይችላሉ። በተለይ ለእኔ ኢንተርኔት ላይ ማለት ነው። ነገር ግን የሆነ አካል መጥቶ ስልጠና አለ ና ተሳተፍ ምናምን ብሎኝ የተሳተፍኩበት ስልጠና የለም። እስከ ዛሬ ድረስ ማለት ነው።

በስራ ቦታ ጓደኛ አለ። በስራ ቦታ ጎደኛ አለ አሁን እንግዲህ እየሰራሁበት ያለሁበት ቦታ ቋሚ ቅጥረኛ ሆኜ አይደለም ነገር ግን ምንድነው? ያ ሰው ሰርቼ የማስረክበው ስራ አለ እየገለፅልኝ ይሄን ይሄን ሰርተህ አስረክበኝ ብሎኝ ማለት ነው ያንን እየሰራሁለት ነው ያለሁት። እና እምሰራው እሱ የሚሰራበት ቦታ ቦሮ ድረሰ ሄጄ ነው እና ቢሮውንም እንዲጠቀም ፈቅዶልኝ ማለት ነው። ምክንያቱም እኒ ቢሮውን ስለምፈልግ ቁጭ ብየ ስራውን ለመስራት እና እንደዛ አይነት ስራ ውስጥ ነው ያለሁት እንግዲህ ከስራው ባለቤት ጋር በተወሰነ መልኩ ተቀራርበናል። ስለ ብዙ ነገሮች እናወራለን ስለ ህይወታችን ስለ ታዘብናቸው ስለ ብዙ ነገሮች ልምዶቻችንም እና አንዳችን ለ አንዳችን እናካፍለን እና በጣም ተግባብተናል ብዬ አስባለሁ። ማለት ብዙ ያላወራናቸው ብዙ ነገሮች ሊኖሩ ይችላሉ። ግን በዚች አጭር ጊዜ ውስጥ ይሄ ልባችን ሀሳባችን የተቀራራቢ የሆነ ነገር ውስጡ ስላሉ። እኔም ከእሱ ጋር ሳወራ ይቀለኛል እሱን ከእኔ ጋር ሲያወራ ይቀለዋል እና ብዙ ጊዜ ስንገናኝ ረጅም ሰዓት የማውራትም ልምዱ አለን ሳናውቀው ማለት ነው። የሆነ ማውራት ከጀመርን ማቆም ሁሉ ይከብደናል። ብዙ ጊዜ እና እንግዲህ ከእሱ ጋር እንግዲህ በእንደዚህ አይነት ሁኔታ በስራው ቦታ ላይ የምናወራው ምናምን ማህበራዊ የሆነ ነገር አብረን የምናሳልፈው ማለት ነው። ጓደኛ ነው ለማለት እንግዲህ የጓደኝነት ትርጉም ይወስነዋል ስለሆነ ለመደምደም እንዴ ነው ውሳኔ ለመስጠት ይከብደኛል። ግን ከሌሎች ጓደኞቼ ጋር የማደርገውን ነገር ከእሱ ጋር የማደርገው ስለሆነ ጓደኛዬ ነው። ብዬ አፌን ሞልቼ መናገር ባልችልም እንደ ጓደኛ የምናሳልፈው አብረን እንጠጣለን እንበላለን እናወራለን ሀሳብ እንለዋወጣለን። እና በአጠቃላይ ጓደኛ የሚለውን ስም ባንለጠፍበትም ያው በስራ ቦታ ጓደኛ አለኝ ብዬ ለማለት የሚያስችለኝ ይመስለኛል።

ሙዚየም መሄድ ትወዳለህ? አዎ እወዳለሁ እውነት ለመናገር እጅግ ግን አላውቅም። ግን ምንድነው እንዲህ በተፈጥሮ ሙዚየም ሄጄ የተለያዩ የጥበብ ስራዎችን። ከጥበብጋ የተያዙ የተለያዩ ስራዎችን ታሪኮች። በቃ ሙዚየም ውስጥ የሚገኙ ብዙ ነገሮችን ሄዶ ማየት መጎብኘት አዲስ ነገር። መሞከር በጣም ደስ ይለኛል። እና በተለይ ሙዚየም ደግሞ የተለያዩ ሰዎች በተለያዩ መንገድ ነገሮችን የሚያዩባቸውን መንገዶች ልናገኝባቸው የማንችላቸው ነገሮች ብዙ ይኖራሉ። እና ሲቀጥል ደግሞ ብዙ የማናውቃቸው ታሪኮችን ልናይ ልንሰማ የምንችለው ሙዚየም ሰኔድ ነው። እና አዲስ ነገር ማወቅ አዲስ ነገር መስማት ያለፈን ታሪክ። አዲስ የሆነ የነገር ስሰማው በጣም ደስ ይለኛል። ሙዚየም መሄድን በጣም በጣም እወደዋለሁ። አሁን ካለሁበት ሁኔታ አንፃር ከምንኖርበት አካባቢ ምናምን እንዲሁም እኛ አካባቢ እኛ ብዙ የተለመደ ነገር አይደለም ሙዚየሞች መሄድ። ግን ምናልባት ወደፊት እኔም ካለውበት ሁኔታ አንፃር ነገሮች ሲመቻቹ ሲሻሻሉ የዛኔም ሀገሬ በደንብ ሰልጥና ሙዜም መሄድ ባህል የሚሆንበት ጊዜ ይመጣል። ብየ አስባለሁ እና እንግዲህ ያኔ ከሚሄዱ ሰዎች ማሀከል እኔም አንዱ ሆናለሁ ብዬ ነው የማስበው። እና ሙዚየም ሄጄ ባላውቅም ሙዚየም መሄድ በጣም እወዳለሁ በጣም እወዳለሁ። በጣም ይሄን ይመስላል።

የወተት ተዋጽኦ ትወዳለህ? አልወድም እውነት ለመናገር በሚገርም ሁኔታ። ይሄን ጥያቄ ዛሬ አንድ ሰው ጠይቆኝ እያወራን ነበር። እና እህቱ እርጎ ይዛለት መጥታ ነበር። ስራ ቦታ እና። እኔ ደግሞ እርጎ እንደማልወድ ነግሬው እያወራን ነበር በዛ ዙሪያ ስለ ወተት ተዋጽኦዎች ምናምን እና። እነሱ ቤታቸው የወተት ላም አላቸው። እና ብዙ የወተት ላሞች አሏቸው። ቤት ውስጥ ወተት ይጠቀማሉ የወተት ተዋጾችን በጣም ይጠቀማሉ ማለት ነው። እና እኔ ደግሞ አጋጣሚ ሆኖ የወተት ተዋጾቹን አብዛኞቹን አልወዳቸው ማለት ነው። ወተት እጠጣለሁ ግን ሽታው ካመጣብኝ በጣም ያስጠላኛል። የወተት ሽታ ላለማሽተት እሞክራለው ስጠጣ። እሱንም የተፈላው ወተት ነው ምጠጣው ካልሆነ አልጠጣም ማለት ነው። ከዛ ባለፈ ደግሞ ወተት ተዋጽኦ ለምሳሌ እርጎ ሊሆን ይችላል። አይብ ቂቤ እና የመሳሰሉት የወተት ተዋጽኦ እንትኖች አሉ በአብዛኛው አልወዳቸውም። እርጎ አልወድም እርጎ ጭራሽ ወደኔ ሁሉ አፌን ሲነካኝ ማለት ነው። እና አይብ ደግሞ እኔ ወደ ቤት ስገባ። አይብ ደግሞ አይብ እንዴት ነው ወደ ቤት የሆነ ሰዓት ከሆነ ቦታ ሄጄ ልክ ስመለስ ስገባ እናቴ ነበረች ምግብ አስተካክላ ምናምን ነገር አይብ ሰርታ ምናምን ጠበቀችኝ። አልወድም ነበር ቀመስኩት ምናምን ነገር በኋላ ላይ ወደድኩት ማለት ነውና። አይብን በተወሰነ መልኩ እሞክራለሁ ግን አሁን ብዙም አይደለም አይደለም ማለት ነው። ከዛ ቅቤ ለምን ለጋ ቅቤ ካልሆነ በስተቀር በጣም የበሰለ ቂቤ ሲሆን ከመብላት ይልቅ አለመብላትን እመርጣለሁ። ቴስቱን ጣዕሙን ሽታውንም አልወደውም ቂቤ ሲበስል ማለት ነው። ለጋ የሆነ ቅቤ በጣም ይመቸኛል። አጠቃላይ እና የወተት ተዋጽኦ ትወዳለህ? የሚለው አይ አልወድም እንደውም የምመለስ ይመስለኛል።

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ? አዎ ማለት ሱቅ ለመሄድ ብቻ ሳይሆን ሀሳብ አይምሮዬ ውስጥ ሲኖርም ማድረግ የምፈልጋቸው መግዛት የምፈልጋቸው ሊሆን ይችላሉ ላይ እነዛን ነገሮች ማስፈር በጣም እወዳለሁ። አሁን የራሴንም ኑሮ መኖር ከጀመርኩ በኋላ በተለይ ገንዘብ በስነ ስርዓት በእቅድ ላይ ለመውጣት ለመቆጣጠር ስለምፈልግ ምን አደርጋለሁ? እቅድ አወጣለሁ ይሄንን ይሄንን ይሄንን ማለት ነው። የምገዛቸውን ነገሮች ከዛ ደሞ ምን ያህል ትክክል እንደሆንኩኝ ምን ያህል መስተካከል ያለበት ጥሩም ቆምኩኝ ደግሞ ምን ያህል ጥሩ እንዳደረኩኝ ደግሞ እንደደረኩኝ የሚለውን በወረቀት ላይ ጽፌ ለማስተካከል እሞክራለሁ። ሆን ብዬ ሱቅ ለመሄድ ስል ብቻ አይደለም። የምጽፈው ዝርዝር ነገሮችን እንደ አጠቃላይ በተፈጥሮ እስኪርብቶ እና ወርቀትን ማገናኘት ከሚወዱ ሰዎች መካከል አይነቶች አይምሮዬ ውስጥ ሀሳብ ሲመጣ ምናምን የተለያዩ ሀሳቦች ወደ አይምሮዬ ብቅ ሲሉ እነዛ ያሰብኳቸውን ነገሮች ወረቀት ላይ ማስፈር በጣም እንዳሉ እና ምንም ነገር ቢሆን ማለት ነው። ተራ ነገር ለሆነ ሰው ተራ ነገር ምንድነው? የምትጽፈው ሊለኝም ይችላል። እኔ ግን እነዛ መጽሐፍ እወዳለሁ እና ወደ ገበያ ሄጄ እቃ መግዛትም ስፈልግ እነዛን ነገሮች ከገንዘብ አምጣ እና ከተለያዩ ነገሮች አንፃር አቅጂም የሚያስፈልገው ነገር። እንትን ማለት ተሞክሮ አለኝ ማለት ነው።

የምትወደው መጠጥ ምንድነው የምትወደው መጠጥ ምንድነው? እውነት ለመናገር አልኮል ምናምን ያለባቸውን መጠጦችን አልወደም እና እንዲህ ነው ብሎ አንድ መጠጥ ብቻ መናገር ትንሽ ይከብደኛል ለእኔ አሁን ይሄ ጥያቄ። ምክንያቱም ብዙ መጓጓላት መጠጥ የለም በቃ በአጠቃላይ ይሄንን ነው የምወደው ምናምን ብዬ ማለት ነው። እና ውሃ ውሃ በጣም እጠቀማለሁ በተለይም ከኩላሊት አንፃር ውሃ በጣም እጠቀማለሁ። ግን ያን ያህል በቃ ልቤ የሚሳሳለት አይነት መጠጥ የለም። ግን መጠጥ ከተባለ ከለስላሳ ለምሳሌ ፋንታ አናናስ እና ስፕራይት እወዳለሁ። ከዛ ደግሞ ከ አልኮል የሌላቸው መጠጦች ከሆነ ለምሳሌ እንደ አልኮል የሌለው መጠጥ አለ ስሙ ጠፋብኝ አንድ ከገብስ ምናምን የሚሰራ መጠጥ ማለት ነው እሱም እሱን እወዳለሁ። ከዛ ልጅ እያለው ትዝ አለኝ ከትኩስ በጣም የምወደው ከትኩስ ምጠጣው ሻይ ነበረ። በጣም እናቴ ተቸግራበት ሁሉ ነበረ። በቃ ማለት በጣም ብዙ እኩል ብርጭቆ ሻይ ነበር የምጠጣው ሶስት አራት ሁሉ ጠጥቼ አልረካም ነበር። አሁንም ጠጣ ጠጣ ነበር የሚያስብለኝ እና ሻይ ልጅ እያለው ሻይ በጣም እወደ ነበረ። አሁን ግን ያው ከእድሜ ጋር ብዙ ነገሮች ይገኛሉ ሰው አሁን የሚጓጓኝ መጠጥ የለም። በቃ ውሃ ነው የምጠጣው ውሃ ደግሞ ከቅርብ ጊዜ ጀምሮ ውሃ የመጠጣት ችግር የነበረው የገንቃ ቅርብ የጀመረው ለኩላሊት ሲባል ውሃ ለመጠጣት እሞክራለው። ያው ይሄን ማለት ነው በአጠቃላይ ስለምወዳቸው መጠጦች።

እህል መፍጨት ታውቃለህ? አይ አላውቅም አላውቅም። በእርግጥ ምንድነው የማውቀው ነገር ምንድነው ወፍጮ ቤት የማይሄዱ አንዳንድ ነገሮች ሊሆኑ ይችላሉ ወይም ደግሞ ወፍጮት ቢሄዱም ራሱ በፊት በፊት ድንጋይ ቤት ውስጥ ያለ ድንጋይ አለና እና ያ ወፍጮ ቤት ብዙ የማግኘት እንትን የሌላቸው ሰዎች ያንን እንጨት ያንን ድንጋይ በመጠቀም ግን ቤት ውስጥ ለማዘጋጀት የሚሞክሩት እህሎችን ማለት ነው የሚመገቧቸዉን ምግቦች ምናምን ፈጭተው በማዘጋጀት የሚጠቀሙ እና ሲፈጩ አይቼ አውቃለሁ። እንግዲህ ሴቶች ተንበርክከው ምናምን ነገር መሬት ላይ ያለ ድንጋይ ነው። ጎርጓዳ ድንጋይ ነገር ነው። ከዛ ከላይ ደግሞ ሌላ ትልቅ ድንጋይ ይኖራል ያንን በሁለት እጃቸው ይዘው ነው እንግዲህ ሁለቱ ድንጋይ መሃል እህሉን እየጣሉት ለመፍጨት የሚሞክሩት እና በአይኔ አይቼ አውቃለሁ ሲፈጭ በእንደዚህ አይነት መንገድ። ግን ራሴ እህል ፈጭቼ አላውቅም ማለት ነው። የመፍጨቱም ፍላጎቱም እቅዱም የለኝም እውነት ለመናገር።

ምን አይነት መሳሪያዎች ትጠቀማለህ? እንግዲህ ምን አይነት መሳሪያዎች ሲባል ለኛ ሀገር ሰው የጦርነት መሳሪያ ምናምን የሚመስለው። ግን ምንድነው ሳሎኑ ምን እንዲመስል ትፈልጋለህ? አይነቱ። ከዛ ምን ምን እቃዎችስ ቢገቡ ምን እቃዎች ቢወጡ? ሞር የተሻለ ውበት ይሰጠዋል ለቤቱ። የሚለውን ያማከለ ጥያቄ ይመስለኛል ግን ለራሴ እንደመሰለኝ ነገሩን ለመመለስ ያክል። ቤት ውስጥ ምግብም የምግብ ማብሰያ ስራ የምሰራባቸው የጠረጴዛ የምተኛበት ፍራሽ የምቀመጥበት አንድ ወንበር እና ሌሎች እንደዚሁ የመሳሰሉ የተለያዩ መሳሪያዎች አሉ እነሱን እጠቀማለሁ በራሴ ቤት ሆኜ ማለት ነው። እና ይሄን ይመስላል

ከደንበኞች ጋር ትሰራለህ? እኔ ከደንበኞች ጋር ያለኝ ቅመኝነት አጠቃላይ እንዴት ነው። አሁን ያለኝ መንገድ ቀለል እነሱ ብዙ ደስታ እየሰጣችሁ አይደለም። እና ያንንም እዛ ጋር የዘጉ ነው። እዚህ ጋር ደግሞ በዚህ እየዘጉ ግን ሌላን ትንገት ባረፍሽ ይፈጠራል ብሎ ስላሰቡ ነው። እና ከደንብ ጋር ትሰራለህ ወይ ለምን? አዎ እሰራለሁ ጥያቄ የለም እሰራለሁ። እና ይሄን ይመስላል ማለት ነው። ከደንብዬዎች ጋር